የምታስታውሰው ልዩ በዓል አለ ይላል በጣም ብዙ የማስታውሳቸው በዓላቶች አሉ የረመዳን አለ የረመዳን በዓል የሙስሊሞች በዓል ነው። የእኛ የጥምቀት በዓል አለ የጥምቀት በዓል ደግሞ የእኛ የጌታችን የኢየሱስ ክርስቶስ የተጠመቀበት በዓል ስለሆነ ማለቴ የተጠመቀበት ስለሆነ የሱ መጠመቅን እናስብበታለን እናከብርበታለን። የእንቁጣጣሽ አለ እንቁጣጣሽ ማለት ደግሞ በእኛ ሀገር እንቁጣጣሽ ማለት ደግሞ በእኛ ዘመን መለወጫ አዲስ ዘመን በቃ ሜሪ ክሪስማስ እንደሚሉት ውጭ ሀገሮች መሪ ክሪስማስ እንደሚሉት ነው ለእኛ ዘመን ዘመን መለወጫችን ነው ለእኛ ማለት ነው። ስለዚህ እንቁጣጣሽ አለ። ፋሲካ ይባላል ደግሞ ፋሲካም የሚባለው ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋ ሞቶ ተወልዶ ምናምን ያለውን ሂደት የሚያሳይ እሱ ለእኛ ብሎ ሞትን ድል አድርጎ መነሳትን የምንአስብበት ነው። ይህ ማለት ይህ ማለት ደግሞ በቃ ይሄንንም በዓል እናከብራለን ማለት ነው። ሲቀጥል ደግሞ ሌላ ምን አለ? የመስቀል በዓል አለ ይሄ የመስቀል በዓል ንግስት እሌኒ ትባላለች እና በኢትዮጵያ ታሪክ ንግስት እሌኒ። የኢየሱስ ክርስቶስ መስቀል እየተሰቀለበት አዕማደ መስቀሉን ያገኘንበት እለት ስለሆነ መስቀል አስራ መስቀል በመስከረም አስራ ሰባት መስቀልን ኢን ዘ ሆል ኦፍ ኢን ዘ ሆል ኦፍ ዘ ኢትዮጵያን ፒፕል እናከብራለን ማለት ነው። ይህ ማለት ይሄ መስቀል የምለው በዓላችን በዩኒስኮ ደረጃ የተመዘገበልን በዓላችን ነው። ጥምቀትም ደግሞ በዩኒስኮ የተመዘገበልን በዓላችን ነው። ስለዚህ ጥምቀት አለ። ጥምቀት አለ ዘመን መለወጫ አለ መስቀል አለ። ገና ገና ደግሞ ሜሪ ክርስማስ ይባላል አምላካችን መድኃኒታችን ኢየሱስ ክርስቶስ። ለእኛ የተሰቀለበት ቤዛ የሆነለት ለእኛ የተወለደበት ቀን ስለሆነ የእሱ መወለድ እኛ እኛ እናከብራለን የእሱ መወለድ መወለድን ስለምናከብር። እነዚህን ሁላ በዓላቶች አስታውሳለሁ።

ጨው ብዙ አልወድም። ጨው ሲበዛ መጥፎ ነው። ጨጓራ ያሳምማል ሆዳችንን ታማሚ እንሆናለንና ጨጓራ ሲበዛበት አልወድም ስለዚህ ጫው ሲበዛበት አልወድም። ምክንያቱም የተለያየ የሰውነት ክፍሎቻችን ስለሚያም ጠጓራ ጨውን አብዝቶን መብላት መውደድ የለብንም። ጨው ደግሞ በጣም ሲያንስ ለአዮዲን በሽታ እንጋለጣለን። ይሄ ማለት ለአንገት ገትር ነው ምን እዚህ አንገታቸው ስር የሚያብጡ ነገር አለና ለዛ እንዳንጋለጥ ጨውም በጣም ትንሽ ማድረግ የለብንም ሲቀጥል ደግሞ በጣም ብዙ ጨው አድርገን መብላት የለብንም። ስለዚህ ስለዚህ ጫውን መካከለኛ አድርገን ጣዕሙ እንዳይ በቃ ጣዕሙ በጣም የማያቃጥል መሆን የለበትም ጣዕም ጣዕም ስናሳንሰው ደግሞ ሳንጨምርበት ስንቀር ደግሞ ጣዕሙ ስለማይጣፍጥ ምንም አይነት ምግብ ያለ ጨው ስለማይጣፍጥ ጨዋችንን በአግባቡ አድርገን ምግባችንን እንክት አድርገን መብላት ነው የምለው ምክንያቱም ጨው ሲበዛ ጨው ሲጀምር ሁሉ ነገር በቃ በዚህ ምድር ላይ ሁሉ ነገር የምንላቸው ነገሮች በሙሉ የምንላቸው ነገሮች በሙሉ ሁሉም ነገር መጥፎ ጎን አለው ጥሩ ጎን አለው። ስለዚህ እኛ አሁን የጨውን ጥሩ ጎኑን በመጠቀም ራሳችንን ማኖር አለብን ብዬ ነው ማስበው። አሁን ጨው የሌለ አብዝተንበት ከመቃጠል ይልቅ ጨውን በመጣን አድርገንበት ሁሉን ነገር በአግባቡ ብንጠቀም የሚል ሀሳብ ነው ያለኝ። እና አሉ አንዳንዶቹ ሰዎች ጨውን በጣም ያበዙበታል። ለምንድነው አላውቅም አንዳንድ ቤት ደግሞ ጎረቤት ተጠርተህ ስንሄድ ጨው በጣም ሚያንስበት ቦታ አለ። እንደዚህ ከሚሆን ፍሌቨሩ በቃ ደስ የሚል መሃል ላይ ያለው በጣም ሳይበዛበት በጣምም ሳይንስ ተደርጎ ቢሰራ ምግቡ ብዬ አስባለሁ። ብዙ ሰው ብዙ ጨው ሲጀመር ለሰውነት ሰውነትን ነው ሚጎዳው ራስህን በቃ የሆነ ኢቭን በልተህ ላትበላው ሁለ እኮ ትችላለህ። ጨው የበዛበት ምግብ እንዴት ትበላለህ? እንዴት ይዋጥልሃል? እንዴት ይታኛክልሀል? ሁሉ ነገር ያቃጥላል። ወደ ታች ሲወርድ ስለሚያቃጥል ጨው የበዛበትም ምግብ ባንበላ የሚል ሀሳብ ነው ያለኝ ሁላቸውም መብላት የለባቸውም ብዬ አስባለሁ እዚህ ጋ

አዎ አዎንታዊ አስተያየት ተቀብሎ ተቀብለሽ ታውቂያለሽ። ይላል እና አዎንታዊ ላንተ ጥሩ የሆነ ሰው ጥሩ ሀሳብን ይሰጠሃል። ያንተን መጥፎ ተቃራኒ የሆነ ሠው ደግሞ አንተን የማይወድህ የማያከብርህ እሚንቅህ ሰው ከሆነ ደግሞ መጥፎ የሆነ ሀሳብ መጥፎ ንግግር ሁሉ ነገር የምሰራቸው ነገሮች ላይመቹት ይችላል ንግግሮችን ላይወድልህ ይችላል። ኤቭሪቲንግ በቃ ላይወድልህ ይችላል። ጥሩ ሰው ደግሞ አዎንታዊው በቃ። አሁን ለምሳሌ ሰው መርዳት ብጀምርና ጥሩ ሰው ለኔ ጎበዝ ሰው ነህ ሰው መርዳት ትችያለሽ ተለውጠሻል ቢለኝ አሁን እዚጋ ይህ ማለት ለኔ ይሄ ነገር አዎንታዊ አስተያየት ነው። እንዲህ እናድርግ እንዲህ ከምናደርግ እንዲህ እናድርግ የተበላሸውን በዚህ መንገድ አስተካክል እንዲህ አድርጊ በጣም ጎብዘሻል በጣም ተለወጠሻል የቤተክርስቲያን ሰው ሆነሻል። መንፈሳዊ ሰው ሆነሻል ትምህርት እየገባሽ ነው ምን እያደረግሽ ነው? በርች በዚሁ ቀጥይ። ምናምን አሁን ለምሳሌ አንደኛ ብወጣ ወይ ሁለት ወይ ሶስተኛ ብወጣ ኧረ በደንብ አጥኚ አንቺማ ጎበዝ ነበርሽ አሁንም ጎበዝ ትሆኛለሽ ወደፊቱም ጎበዝ ትሆኛለሽ። እንደምታኮሪኝ ተስፋ አደርጋለሽ ምናምን እንደዚህ አይነት ንግግሮች። አዎንታዊ ነው። አዎንታዊ ንግግሮችን ደግሞ ከሰው ስንቀበል እኛ እንነቃቃለን የመነቃቃት ባህሪ አለ ድፍረት ይኖራል ድፍረት ይኖራል። ይኖረናል እና ብዙ ነገር እናደርግበታለን ራሳችንን ከፍታ ላይ ልናገኝ ሁላ እንችላለን። ስለዚህ አዎንታዊ ሰው አዎንታዊ አዎንታዊ አስተያየት ሰው ሲሰጠን ለእኛ ነው ጥቅሙ በጣም በቃ። በቃ በዛ ነገር በአዎንታዊው ነገር በተሰጠን ጥሩ ምላሽ በተሰጠን በሰራነው ስራ ሰዎች ተደስተው ጥሩ አስተያየት ከሰጡን። በዛው እንቀጥላለን ራሳችንን ትልቅ እና ከፍተኛ ቦታ ላይ ልናገኘው እንችላለን ብዬ ነው የማስበው። ምክንያቱም መጥፎ ነገር አሁን ለምሳሌ አሉታዊ የሆነ አስተያየት ሰው ቢሰጠን እኛ በቃ ውስጣችን ይደበራል። ይደብረናል አዎንታዊ ደግሞ ደስ ይለናል። ፍክት እንላለን ሰዎች በእኛ ነገር ሲረኩ ደስ ሲላቸው እኛን አዎንታዊ አስተያየት ለእኛ ይሰጡናል

እዚህ ጋር ጥያቄው ልዩ ችሎታ ምንድነው? ይላል ልዩ ችሎታ የኔ ስዕል ነው በቃ ሰአሊ መሆን በጣም ነው የምወደው ስዕሎች ይመቹኛል ስዕል መሳል በጣም ይመቸኛል። እና ሰአሊ ብሆን በቃ የኔ ችሎታዬ እግዚአብሔር የሰጠኝ የኔ መክሊቴ ከላይ የተሰጠኝ መክሊቴ። ስዕል መሳል ነው ለሌሎችም አሉ። ለሌሎቹም አለ ለሌሎቹም የተለያየ ችሎታ ተሰጣችሁት የተሰጣቸው አሉ። አሁን ለምሳሌ ለአንደኛው በትምህርት ጎበዝ የመሆን ችሎታ ሊሰጠው ይችላል። ለአንደኛው ስራም በአግባቡም የመስራት ያለመድከም ስሜት ሊኖረው ይችላል ያለመድከም ስሜት ያ ሰው ይኖረዋል ማለት ደግሞ እችሎታ አለው ማለት ነው። ስለዚህ እችሎታ አለው። ሲቀጥል ደግሞ ሁላችንም እኛ ሰዎች የተባለን በሙሉ የተለያየ ችሎታዎች አሉን። አሁን ልዩ ችሎታዬ ለኔ ስዕል መሳል ልዩ ችሎታየ ለኔ መዝሙር መዘመር ነው። ልዩ ችሎታዬ ለኔ በቃ ስትቀልድ ምናምን ማውራት ነው። አሉ ደግሞ አንዳንድ ሰዎች ልዩ ችሎታቸው ቀልድ የሆነ ሳቅ የሆነ በቃ። በስራቸው በጣም ታማኝና ትልቅ ቦታ የሚደርሱ ሰዎች አሉ። በቃ ሁሉ ነገር ተሳክቶላቸው የራስ አንድ ሰው እያንዳንዳችን የኛ ሰዎች የምንባለው በሙሉ የራሳችንን ልዩ ችሎታ ተጠቅመን ብንሰራ ሀገራችንን ታድጋለች እኛም እናድጋለን ቤተሰቦቻችንንም እናኮራለን። ጥሩ ደረጃ ላይም እንደርሳለን ሁላችንም ልጆች ችሎታችንን ተጠቅመን ብንሰራ። እርካታን ይሰጠናል አሁን አብዛኞች ሰዎች የሚሰሩት። በቃ ከችሎታቸው ውጪ ነው የሚሰሩት ምክንያቱም ለብር ብለው በችሎታቸው በትምህርታቸው በተማሩት ሙያቸው በሚችሉት ሙያቸው ቢማሩ ቢሰሩ። ቢሰሩ ውጤታማ ይሆናሉ። ነገር ግን አሁን በዚህ ሰዓት ገንዘብ ለሰው ልጅ ወሳኝ ስለሆነ ሰው የሚሰራ ሰው። የሚችለውን ትቶ ወደማይችለው ስራ ይገባና የማይችለዉን ሰርቶ ራሱን ለመለወጥ ይታገላል ማለት ነው

አዎ፣ ማንኛውም ሰው መዘመር ትወዳለህ ይላል። ማንኛውም ሰው ሲጀመር መዘመር አይወድም ማለት አልችልም። ምክንያቱም ሁላቸውም በየእምነታቸው ሁላችንም ሰዎች የተባልን በሙሉ ሁላችንም በየእምነታችን መዘመር እንወዳለን። ለምሳሌ አሁን ሙስሊሞች መንዙማ ይወዳሉ ስለዚህ መንዙማ የመንዙማ ብቻ መንዝማውን ማድረስ መዘመር ይቺ ይወዳሉ በቃ ማንኛውም ሰው መዝሙሩን ማይወድ ሰውዬ የለም ብዬ አልገምትም። ለምሳሌ ፕሮቴስታንቶች የፕሮቴስታንት እምነት ተከታዮችም የራሳቸው መዝሙር አላቸው። እና ያንን የራሳቸውን መዝሙር ደግሞ እንዲህ በደስታ በስሜት በተመስጦ ውስጥ ሆነው ይዘምራሉ ያንን መዝሙር ማለት ነው። ስለዚህ መዘመር በቃ አብዛኛው ሰው መዘመርን ይወዳል። ለምሳሌ አሁን ደግሞ በእኛ በኦርቶዶክስ ተዋህዶ ቤተክርስቲያን ስንመጣ ደግሞ መዝሙርን የሚጠላ ሰው የለም ብዬ አስባለሁ። ምክንያቱም ለኛ መዝሙራችን ስሜትን በቃ ደስታን ይሰጠናል፣ ሰላምን ፍቅርን ይሰጠናል፣ ሁሉ ነገር አሁን መዝሙር የተባለ በሙሉ የእኛ የእኛ የክርስት የኦርቶዶክስ ተዋህዶ ቤተክርስቲያን መዝሙራት የተባለው በሙሉ የራሱ የሆነ የራሱ የሆነ ግጥሙ በግጥሙ ስንኙ የራሱ የሆነ ትርጉም አለው። በቃ ተመስጦን ነው። ከመላእክት ጋር ወደ አንድ መሆን ነው። እግዚአብሔርን በ በቃ በዝማሬ ወደ ማገልገል ስለሚሄድ እኛ በተመስጦ በቃ ኢቭን ሃያ አራት ሰዓት ሙሉ እየዘመርን ውለን ብናድር እኛ ሰዎች ምንባል ለምሳሌ ኦርቶዶክስ ተዋዶ እንትን ሚያምኑት አማኞች ብንል እነዚህ አማኞች መዝሙርን በቃ በደንብ አድርገው ይወዳሉ። መዝሙርም አይሰለቻቸውም በቃ ከቶ ማለት ነው። ምክንያቱም እያንዳንዱ መዝሙር እያንዳንዱ ግጥም የተለያየ የራሱ የሆነ መልእክትን ያስተላልፋል። እና እኛ ሰዎች ደግሞ ያንን መልእክት ወደ እራሳችን አድርገነው ብንወስደው በቃ እያንዳንዱ መልእክት አለው ማለት ነው።

ስንት ትራስ ትጠቀማለህ? ይላል። እኔ አሁን ትራስ የምጠቀመው አንድ ትራስ ነው የምጠቀመው። እንደውም የኛ የሀገሪቱ ክልል ውስጥ ማለት የሀገሪቱ ውስጥ ማለት ነው እነዚህ ወደ ከገጠራማ አካባቢ ያሉት የሚኖሩት ማህበረሰቦች ህብረተሰቦች ትራስ ሁላ አይጠቀሙም ትራስ ሁላ የላቸውም። እና ትራስ የሚገኘው አንዳንድ ቤት ነው። በከተማው ደግሞ በቃ አለ በተባለው ከተማ ደግሞ ትራስ አለ። ያው አንድ ትራስ ነው ተደርጎ የሚተኛው እኔ የማደርገው ትራስ አንድ ትራስ ነው እና በቃ አልጋችን ላይ ቢያንስ ሶስት አራት ትራስ አልጋውን እንዲያምር ተደርጎ አልጋው ላይ ሶስት አራት ትራስ ይደረጋል። በቃ ወይ ትራሱን አቅፈህ ትተኛለህ። እግርህና እግርህ መሃል አድርገህ ትራሱን ትተኛለህ። ወገብም ስር ትከተዋለህ። አንገትም ስር ታደርገዋለህ። ምክንያቱም ሶስቱ ነገሮች ጥሩ እንዲመጣ እንደዚህ ካልሆነ ጥሩ አይደለም ይላል ሳይንሱና ስለዚህ ነገር ቆይ! እንዴት ነው ሰውነታችን ትክክል የማይሆነው እንትን የጀርባ አጥንታችን ከፍ ብቻ ዝቅ ዝቅ ይበል ከፍ ይበል ይሰበር አይ ዶንት ኖ አላውቅም። ግን እንደዛ አይነት የሚል ነገር ነው ያየሁት እዚያ ቲክቶክ ላይ ማለት ነው ሲለቁ ብዙ ጊዜ የጤና ባለሙያዎች ወይ ደግሞ የጤና ኮንተንት ክሬሽኖች ሲለቁት ያየሁት እንደዛ ነው። እና በቃ አብዛኞቻችን ሲጀመር በሁለት ትራስ ሚተኛ አለ እንዴ? አንገቱ አያመውም? ምን ማለት ነው? እኔ በሁለት ትራት ሁለት ትራስ ከስሩ አድርጎ ሁለቱም ትራስ ላይ ይተኛል ለማለት ይከብደኛል። ዲስኮምፈርት ምቾት ይነሳቸዋልና ማንኛውም ሰው የሚተኛው በቃ አንዱ ትራስ ላይ ነው ብዬ ነው የማስበው። ሁላችንም የምንተኛው አንዱ ትራስ ለምሳሌ እኛ ቤት በአንድ ትራስ ነው አንድ ትራስ ላይ ነው ሁሉም የሚተኛው። እና አንድ ትራስ ነው የምንጠቀመው።

በገበያ ዋጋ መደራደር ትችላለህ? ይላል። አዎ! በገበያ ዋጋ እደራደራለሁ። ለምሳሌ በገበያ ዋጋ ስደራደር ለምሳሌ የምደራደረው በገበያ ዋጋ አሁን ለምሳሌ አንድ ጂንስ ሱሪ ለመግዛት ወደ ገበያ ብሄድ ሁለት ሺህ፣ ሶስት ሺህ የሚጠሩትን ተከራክሬ፣ ተደራድሬ ወደ አንድ ሺህ አምስት መቶ ወይ ወደ አንድ ሺህ ሁለት መቶ፣ ወደ አንድ ሺህ ሶስት መቶ አድርጌ የምፈልገውን እቃ ገዝቼ እሄዳለሁ። በሀሳብ በገንዘብ ካልተስማማን ደግሞ እኔም አልገዛም፤ እነሱም አይሸጡም፤ እኔ እሄድና ከሌላ ቦታ ግዝት አደርጋለሁ። ሲቀጥል አሁን ለምሳሌ ጫማ የሶስት ሺህ ብር ጫማ ወደ አንድ ሺህ አምስት መቶ አድርጌ የአንድ ሺህ የሶስት ሺህ ብሩን ጫማ በአንድ ሺህ አምስት መቶ እወስዳለሁ። ይህ ማለት ብዙ ልዩነት አለ፤ ይሄ ማለት ብዙ ተከራክሬ፤ ብዙ ተደራድሬ የምወስደው እቃ ነው። ስለዚህ እኔ ድርድር እችልበታለሁ፤ ድርድር አውቃለሁ። አሁን ለምሳሌ ሶስት ሺህ ካለችኝ ያቺ ሴትዮ ሁለት ሺህ አምስት መቶ ካለችኝ በኋላ ለምሳሌ ሁለት ሺህ አምስት መቶ ካለችኝ እኔ አንድ ሺህ አምስት መቶ እላታለሁ። ትቀንሳለች አሁን ለምሳሌ ሁለት ሺህ ትላለች፤ አንድ ሺህ አምስት መቶ፤ ሁለት ሺህ አንድ ሺህ ስምንት ትላለች፤ ሁለት ሺህ አንድ ሺህ ስምንት ትላለች፤ አንድ ሺህ ሰባት አንድ ሺህ ሰባት ትላለች። በፍጹም እላታለሁ፤ ከዛ አንድ ሺህ ስድስት አድርጊልኝ ብላት፤ አንድ ሺህ ስድስት ታደርጋለች። በአንድ ሺህ ስድስት እኔ አንድ መቶ ጨምሬ እሷ ያን ሁላ ወርዳ ወይ ደግሞ ሻጭው አካል ያን ሁላ ወርዶ ገዢው አካል ደግሞ አንዲት ብቻ አንድ መቶ ብር ብቻ ጨምሮ እስከመግዛት የምደርስ ሰው ነኛ ሰው ነኝ እና ስለዚህ ድርድርን በቃ በአግባቡ እችላለሁ፤ መደራደር እችላለሁ ከሰዎች ጋራ ካልተግባባን ይቀራል፤ ከተግባባን ከተደራደርኩኝ በስነ ስርዓት እነሱም ሻጮቹም ከተደራደሩ ገዢም በአግባቡ ከተደራደረ በቃ እችላለሁ ማለት ነው።

መስኮት ጎን ጎን መቀመጥ ትወዳለህ ይላል? ጥያቄው መስኮት ጎን መቀመጥ ትወዳለህ አዎ መስኮት ጎን መቀመጥ ወዳለው ለምሳሌ አሁን በመኪና ወደ ስራ ሲሄድ መስኮት አጠገብ ብቀመጥ እወዳለሁ ለምን መሰለህ? ራሴን ስለሚያመኝ የመኪና ሽታ ስላለ ስለሚያስመልሰኝ መስኮት አጠገብ ተቀምጬ ንፋስ እየወሰድኩኝ ብሄድ ነው የሚሻለኝ እንጂ አለበለዚያ እዛው ነው የማስመልሰው በቃ ሻታ ነው። እዛው በቃ ሰዎችን እረብሻቸዋለሁ በቃ ያስመልሰኛል ምናምን ራሴን ያመኛል ፌንት ሁላ ልነቅል ስለምችል። መስኮት አጠገብ ብሆን ነው የሚሻለኝ ሲቀጥል። እንዲህ ትምህርት ቤትም መስኮት አጠገብ ሆነን ብንማር አሪፍ ነው። በቃ ፀሀይ ታያለህ ወደ ውጭ ሲደብር ወደ ውጭ ታያለህ ምናምን ለዛ መስኮት አጠገብ መሆን ለኔ አስፈላጊ ነው። አስፈላጊ ነው። ለኔ መስኮት አጠገብ መቀመጥ ማለት ነው። ሲቀጥል ደግሞ

ገመድ መጠቀም ታውቃልህ ይላል አሁን ለምሳሌ ምን አይነት ገመድ? አሁን እኛ ጋ ገመድ ስር እናረግ እና አሁን እኛ ሶስተኛ ፎቃችን ግማሹ ፓርት። ለመናፈሻነት የተቀመጠ ስለሆነ እዛ ጋር ገመድ ቁጭ እናድርግ ገመድ እናስራለን ከአንዱ አንዱን ኮለን ከአንዱ ኮለን ጋር አድርገን እናስቀምጠዋለን ማለት ነው። ስለዚህ እንትን መናፍሻ መናፍሻ አለው ገመዱን አስረን ልብሳችንን እዛ ላይ እናስቀምጠዋለን። ሁለተኛ ደግሞ ገመድ አሁን የገመድ ስፖርት አለ ስፖርት ስንሰራ ትምህርት ቤት ላይ ወጥተን ስፖርት ሲሰሩ ተማሪወች ገመድ ዝላይ አለና ገመድ ዝላይ የገመዱ ለጨዋታነትና ለስፖርትነትም ይጠቅማል። ገመድ በቃ ብዙ ነገሮችን ይይዝልናል ለምሳሌ ልብስ ብለናል። ብዙ በቃ ብዙ ካንሲዎቹም ምናምን ልብስ የተባለ በሙሉ ገመድ ላይ ነው የምናነጥፈው ንፋስ እንዲነካው ፀሀይ እንዲያገኝ ስለምንፈልግ ማለት ነው። ሲቀጥል ደግሞ በቃ ገመድ አሁን ቤተክርስቲያን ጥምቀት ላይ እኛ ቤተክርስቲያን ወጥቶ ወደ ቤተመቅደሱ ስለሚገባ ታቦተ ህጉ ስለሚወጣ በገመድ የታሰረ ባንዲራ ይደረግና ለባንድ ለዛ ቀንም ያገለግለናል። ገመድ ፊኛዎቹን አንድ ላይ ለማስያዝ ዲኮሮቹንም አንድ ላይ ለመስራት ገመድ ያስፈልጋል ብዬ አስባለሁ። ገመድ ብዙ ነገሮችን ወጥሮ ይዝልናል ብዙ አጥር ለማጠር ከፈለግን በገመድም ማሰር ማሰር ይቻላል በገመድም ማጠር ይቻላል። ያ የታጠረውን ገመድ ማንኛውም ሰው ማለፍ ስለማይችል ማለት ነው። ሲቀጥል ደግሞ ሌላ በቃ ለብዙ ነገር ገመድን እኛ ሰዎች እንጠቀማለን። ብዙ በቃ ለስፖርት እንዳልኩ ልብስ ለማስቀመጥ እንዳልኩ ለተለያየ ነገር ገመድን እንጠቀማለን።

"የቤትህ ጣሪያ ምን እየተሰራ ነው?" ነው ይላል። የቤቴ ጣሪያ የተሰራው ከእንትን ነው ለምሳሌ በብሎኬት እንደመሰለኝ በብሉኬት ያልቅና ከዛ በምንድነው የሚባለው? በእናታችሁ በኮሌን ይዘጋና እዛ እንጨት ይመታና ከዛ አለ ፎቅ ቤት ላይ የሚደረገው ይሄ እንትን ከላይ የሚደረገው አይደለም በ በእንጨት ያልቃል ከዛ ኮርኒስ ይደረጋል ከዛ ለሾ ተደርጎ እንዲያምር ከመደረጉ በፊት ብረት አለ ከብረቱ ላይ ደግሞ ቆርቆሮ ይደረጋል ከዛ ጄሶ ይደረግና ቤቱ ይሰራል ማለት ነው። እንደዚህ ነው የኔ ቤት ተሰርቶ ያለው አሉ ደግሞ አንዳንድ ቤቶች ደግሞ አዎ ቆርቆሮ ቤቶች በቆርቆሮ ይዘጋል። በቃ አዎ በቆርቆሮ ነው እንዳለ የሚዘጋው። ቪላ ቤትም በቆርቆር ነው የሚዘጋው። እና ጣሪያው ወደ ገጠራማ ሀገር ስንሄድ ደግሞ ጣሪያው የሚሰራው ከእንትን ነው። ጭቃ ቤት ስላለ ከጭቃ ቤት ይሰራል። ቆርቆሮ ቤት ውስጥ የሚኖሩ ከቆርቆ በቆርቆሮ ቤት ውስጥ ይሰራልና እኔማውቀው ቆርቆሮነው መጨረሻው በቆርቆሮ ነው በጭቃም የሚዘጋ አለ። በምድ ነው የሚባለው ጭቃ ብቻ ሳይሆን ይሄ አሁን ለምሳሌ እኛ ሀገር ጉራጌ ክልል የሚባል ቦታ አለና እዛ ሀገር ደቡብ ክልሎችም ጋር አለ እዛ ሀገር ምንድነው በትንንሽ እንጨት ነው ከዛ ብቻ በሆነ ነገር ይዘጋል ማለት ነው። በሆነ ነገር ጣሪያው ይሰራል ይዘጋል።

እዚህ ላይ ጥያቄው የሚለው በቤት ውስጥ በቤት ውስጥ ወይስ በውጭ መሆን ትመርጣለህ? ይላል እና እኔም አሁን የምፈልገው ለምሳሌ ቤት ውስጥ ከሆንኩኝ ማለት ነው። ህፃናቶች አሉ ልጆች አሉ እቤት ውስጥ ስለሚውሉ እቤት ውስጥ መሆን አልፈልግም እቤት ውስጥ መሆን ብፈልግም እቤት ውስጥ መሆን ላልፈልግ ማለቴ እቤት ውስጥ መሆን ብፈልግም እቤት ውስጥ ስውል ደስተኛ ሆኘ መዋል አልችልም። ምክንያቱም የትል መጣው መጣው። እቤት ውስጥ መሆን አልችልም እቤት ውስጥ ከሆንኩኝ ደስተኛ ሆኜ ስለማልውል እቤት ውስጥ ባልሆነ የሚል ሀሳብ ነው ያለኝ። ቤት ውስጥ ከዋልኩኝ ደግሞ ዝም ብቻየን ነው በቃ እኔ ቤት ውስጥ ማምለኝ የምፈልገው ልጆቹ ወደ ትምህርት ቤት ሲሄዱ እናት አባቴ ወደ ምስረብ ቦታቸው ሲሄዱ ቤት ውስጥ መዋል እፈልጋለሁ። በውጭ ደግሞ መሆን አልፈልግም በውጭ ደግሞ ፀሀይ ከሌለ ጥሩ የአየር ንብረት ካለ በውጭ ነው መሆን የምፈልገው። ትምህርትም ስራም ወጥቶ መግባት ደስ ስለሚለኝ ውጭ ማዋልህን እፈልጋለሁ ማለት ነው በውጭ እውላለሁ። ውጭ መሆን ማዋል እፈልጋለሁ። ውጭ ሆኗል።

ማር ትወዳለህ? ይላል፣ ማር ሲጀመር ሰው ሆኖ ማር የማይወድ ሰው ይኖራል ብዬ አላስብም። ማር እኔ እወዳለሁ፣ ለምን መሰለህ ማር ስበላ ለጤና ጥሩ ነው። በቃ ጉልበትን ይሰጠኛል ሀይልን ይጨምርልኛል። ስለዚህ ማር ለሰው ልጅ አስፈላጊ ነው ብዬ አስባለሁ ለምሳሌ ጉንፋን ሲይዘን ማለት ነው ጉንፋን ሲይዘን በጣም ሀይለኛ ደረቅ ሳል ጉንፋን ሲይዘን ምን እናደርጋለን መሰለህ ብርቱካን ክትፍ ክትፍ እናደርግ እና ብርቱካን አለ ሎሚን እንከትፋለን ጥቁር አዝሙድ አለ ጥቁር አዝሙድ አለ ከዛ እርድ አለ እርድ አለ ከዛ የፈላ ውሃ ውስጥ እነዚህን ሁላ እንጨምራለን። እነዚህን ሁላ ከጨመርን በኋላ ልክ ወደ ሻይ ወደ ብርጭቆ የሻይ መጠጫ ብርጭቆ ስንጨምር ማር እንጨምርበታለን። ይህም ማለት ጉንፋኑን ያብላላልናል ጉንፋኑ እንዲተወን ይረዳናል። የሚል ሀሳብ ነው ያለኝ ሲቀጥል ማር በቃ ለጉንፋን አሪፍ ነው ሀይልን ይሰጣል አሁን ለምሳሌ የተለያዩ የማር አይነቶች አሉ ነጭ ማር አለ፣ ጥቁር ማር አለ፣ ቀይ ማር አለ፣ ነጭ ማር የሚባለው አስራ ሁለት አስራ ሶስት አመት በጋ በጣም ሳይቆረጥ የቆየ ብዙ አመታትን ያስቆጠረ ማር ነው። ማር ደግሞ ብዙ አመታትን መቆየት ይችላል፤ ሳይበላሽ ብዙ አመታትን መቆየት ይችላል። ነጭ ማር አሁን ተገኘ ማለት በቃ ለሰውነታችን አሪፍ ነው ስንበላውም ይጣፍጠናል። በቃ ልስልስ ያደርገናል እና ማር ማንኛውም ሰው ማር ቢበላ አሪፍ ነው። ቀይ ማር የሚባለው ደግሞ ልክ እንደተቆረጠ ልክ ንቦቹ ማሩን እንደሰሩት ወዲያውኑ ማሩ ሲቆረጥ እና ወዲያውኑ ሲባላ ቀይ ማር ወይም ደግሞ ቢጫ አይነት ከለር ያለው ማር ይሆናል። ጥቁር ማር ግን እኔ እንዴት ሆኖ ጥቁር ማር፣ ማር ጥቁር ማር ሊሆን እንደሚችል አላውቅም። ነጭ ማርም እንዴት ሆኖ ሊሆን እንደሚችል አላውቅም ግን ነጭ ማር አለ።

ኮፍያ ማድረግ ትወዳለህ ይላል? ጥያቄው አዎ ኮፍያ ማድረግ እወዳለሁ ለምን መሰለህ ኮፊያ ማድረግ የምወደው በጣም ደስ ስለሚለኝ ነው። እና እንዲሁ በቃ ዝም ብዬ ኮፍያ ባደርግ ብዬ አስባለሁ። ዝም ብሎ በቃ እወዳለሁ ኮፊ የማድረግ ምቾት ይሰጠኛል። አንዳንድ ሰዎች አድርገው ሳያቸው እነሱ ላይ ያምራል እና እኔም ባደርግ የሚል ሀሳብ ነው ወይ ያለኝ። እና ኮፍዬ ለመውድ ኮፍየት ያደርጋሉ ለምሳሌ አሁን ፀሀይ ስትሆን በበጋ ወቅት እኛ ሀገር በኢትዮጵያ በኢትዮጵያ ውስጥ እኛ ፀሀይ ጠፍታ ትጠቀም ከአመት እስከ አመት ትኖራለች ፀሀይ የምትባለዋ የፀሀይ ብርሃንን እኛ እናገኛለን። ስለዚህ ስለዚህ ኮፍያ ለምሳሌ ጥላ ዣንጥላ በሌለኝ ሰዓት ወደ ትምህርት ቤት ስሄድ ወይ ከሰአት ሊሆን ይችላል ብቻው ወደ ተለያዩ አቅጣጫዎች ሲሄድ ኮፊያን እጠቀማለሁ። እና ፀሀይ ብዙም እኔን አትጎዳኝም። አት አታቃጥለኝም ኮፊያ ማድረግ ከፀሀይ ለመከላከል ይረዳል።

በመንገድ ላይ ምግብ ትገዛለህ ይላል? አዎ በመንገድ ላይ ምግብ እገዛለሁ። ለምን መሰለህ ምግብ የምገዛው? ማንኛውም ሰው ሲጀመር ምግብ ሲገዛና ሲበላ ሲገዛ ለመግዛትም ሲያስብ። ስለራበው ነው ምግብም መብላት ስለሚፈልግ ነው። ሆዱ ስለራበው ሆዱ ባዶ ስለሆነ ነው። ምግብ መግዛት የሚፈልገው ከመንገድ ላይ። ለምሳሌ እኔ አሁን ምግብ የምገዛቸው ምግቦች ሳምቡሳ አለ። ዶናት አለ ቦሞቦሊኖ አለ ምሳ ካልያስኩኝ ለምሳዬ እነዚህን ነገሮች ወደ ምሳ ቀይሬ እበላለሁ። እርጥብ ይባላል በኛ እርጥብ አሰራሩ ድንች አለ። ድንች አለ ዳቦ ውስጥ ድንቹ መጀመሪያ ድንቹ ጥብስ ይልና። እንትን ይጨመርበታል ጋራ ይጨመርበታል ሽንኩርት ይጨመርበታል። ከዛ እንትን ሚጥሚጣ ይጨመርበታል ጥብስ ካለ በኋላ እንደዛ ወጥቶ እንደዛ ተመሳስሎ ምናምን በቃ። ቀረፋ ምናምን ጽድት ጽድት ያሉ የሚያጣፍጡ ምግቦችን የሚያጣፍጡ ነገሮች ይደረጉበትና። ዳቦ ውስጥ ዳቦ ለሁለት ይከፈልና ዳቦ ውስጥ ይጠቀጠቅና ዳቦውን እንበላለን። ይህ ነው እኛ እርጥብ ብለን የምንበላው በሀገራችን ማለት ነው። ስለዚህ ሲርበን ነው። ምግብን ከመንገድ ላይ የምንገዛው። ብዙ አይነት ምግቦች አሉ ደረቅ ብስኩት አሉ የተጠበሰ የጉራጌ ብስኩት የሚባል አለና ነፍ ነገሮችን ገዝተን እንበላለን ከመንገድ ላይ።

የምትወደው ፊልም ምንድነው? ይላል። እኔ የምወደው ፊልም ብዙዎችን እወዳቸዋለሁ። ነገር ግን ሲጀመር ፊልም ማለት እኛ ሰዎችን ማጃጃል ነው፤ ወይ ደግሞ ሰዎች እነዚህ ተዋንያኖቹ ገንዘብ ለማግኘት ይሰራሉ፤ ህዝቡን ለማጃጃል ይሰራሉ፤ ሲቀጥል ደግሞ እነዚህ ፊልም የሚያዩት ሰዎችም እንነቃቃለን፤ ጊዜው በዚህ ፊልም በዚህ ሰዓት ይለፍልን ይላል ነገር ግን እኔ በፊት ፊልም በጣም ማየት እወድ ነበር ነገር ግን አሁን እያደግኩ ስመጣ በቃ አይምሮዬ ፊልም ብቻ ሲሆን ትምህርት ላይ፣ ስራ ላይ ያየሁት ፊልም ሲመላለስብኝ እንደዛ አይነት ነገር ህይወት ውስጥ ስገባ ፊልምን ማየት አቆምኩኝ፤ ፊልምንም ጠላሁኝ እንጂ ፊልም እወድ ነበር። እኔ አሁንም ቢሆን ይመቸኛል ብዬ የማስበው አክሽን ሙቪ በጣም ይመቸኛል፤ ከዛ ኤምቢሲ በሊውድ ላይ የሚተላለፉ የነበሩት የህንዶች ፊልም በጣም ደስ ይለኛል። ቃና ላይ ማለቴ ቃና ቲቪ ላይ የነበሩ የቱርክዬ የፊልም ፊልሞች እና የቱርክዬ የፊልም ተዋናዮች ይመቹኝ ነበረ። ከዛም ውስጥ የኛ ሰፈር አለ፣ ባህሬን ባህራን ምናምን የሚባሉ ጥሩ ጥሩ ፊልሞች ነበሩ እና እነዛ ፊልሞች አሪፍ ናቸው። የኮሪያን ፊልሞች በጣም እወዳቸዋለሁ። እና የሁሉ አብዛኛዎቹ ፊልሞች ይመቹኛል።

ወደ የትኛው ቦታ ተጉዘ ታውቃለህ? ይላል ወደተለያዩ ቦታዎች ተጉዤ አቃለው ለምሳሌ በመንፈሳዊ ብዙ ገዳማትን ተጉዣለሁ ይህም ማለት የተጓዝኩባቸው ገዳሞች እዚሁ ሀገረ ኢትዮጵያ ውስጥ ሆነው የተጓዝኩባቸው ገዳማት ናቸው ለምሳሌ አቡነሀራ ድንግል አለ እዚሁ አዲስ አበባ ውስጥ ሄ ጃለው ሳማ ሰምበት ገዳም የሚባል አለ። ከአዲስ አበባ ውጪ ሄጃለሁ ቁልቢ ገብርኤል አለ እሱም የሄድኩት ወደ ድሬደዋ ሄጃለሁ እና ወደተለያዩ ቦታዎች ሄጃለሁ በአለማዊውን ደሞ ለምሳሌ ከሃገር ወጥቼ ባላቅም እዚሁ ሃገረ ኢቲዮፒያ ውስጥ እዚሁ ሃገረ እግዚአብሔር ውስጥ ማለት ነው። ወደ ሳይንስና ሙዚየም ጉብኝት አደርጋለሁ የድሮ አባቶች ታሪኮች ያለባቸው ቦታዎች ሙዚየም ሄዳለሁ። ለምሳሌ ወደ እንጦጦ ፓርክ ሄዳለሁ። እዛ ፓርክ ማለት ደሞ ንጉሰ ነገስት አጼ ሃይለስላሴ ይገዙበት የነበረ ቦታ ነው። አዲሳባ ሙሉ ለመቆጣጠር ያኛው እዛ እንጦጦ ተራራ ሚባለው በጣም ትልቅ ተራራ ስለነበረ እነሱ የኖሩበት ቤት በቃ የተለያዩ ሁሉን ነገር የሚያረጉበትን ቦታ እጎበኝ ነበረ

ልብስ ምን ያህል ጊዜ ታጥባለህ? እኔ ልብስ የማጥበው ለምሳሌ አርብ አርብ አጥባለሁ በፊት ቅዳሜ ቅዳሜ አጥብ ነበረ ነገር ግን በእኛ በኦርቶዶክስ ተዋህዶ ቤተክርስቲያን እምነት። ቅዳሜና እሁድ ልብስ ማጠብ የለብንም። ለምን መሰለህ እምነታችን ስለሚከለክለን። የማለቅ ቅዳሜና እሁድ ለኛ ሰንበታችን ነው እረፍታችን ነው። እረፍት የምናደርግበት ነው ስለዚህ እኔ እና በዚህ ብቻ አላቆምም። እንትን አሁን ለምሳሌ የሚካኤል ቀን አናጥብም የቅዱስ እግዚአብሔር ቀን አናጥብም። አላጥብም የማርያም የመድኃኒዓለም ቀን ተብሎ እያንዳንዱ ቀን በኢትዮጵያ እያንዳንዱ ቀን የራሱ ስያሜ አለው። እና በእነዚህ ሁላ ቀን እኔ አጥቤ አላቅም። ስለዚህ አሁን ለምሳሌ በሁለት ላጥብ እችላለሁ በአራት ላጥብ እችላለሁ በዘጠኝ ላጥብ እችላለሁ በስምንት ላጥብ እችላለሁ። በተለያዩ ቀናቶች ላጥብ እችላለሁ ግን ሁሉንም ቀን እንዳገኘሁት ከመሬት ተነስቼ አጥባለሁ ማለት አልችልም። ምክንያቱም ህገ ቤተክርስቲያን ስለማይፈቅድልን ማለት ነው።

የጠዋት እለታዊ ተግባራችሁ ምንድነው? በቃ የጠዋት እለታዊ ተግባሬ ከእንቅልፍ መነሳት ነው። ከእንቅልፍ ከተነሳሁኝ ይሄ አንድ ነገር ነው ከእንቅልፍ ተነስቼ ሽንት ቤቴ እሄዳለሁ። ከሽንት ቤት መልስ ደግሞ እታጠባለሁ። ከታጠብኩኝ በኋላ ደግሞ ልብሴን እቀይርና እለብሳለሁ ልብሴን ከለበስኩኝ በኋላ ወደ እቃ አጥባለሁ እቃ ካጠብኩኝ በኋላ። ምግብ አዘጋጃለሁ ምግብ ካዘጋጀሁኝ በኋላ እቤቱን አጸዳለሁ እወላውላው እነሱን ሁላ ከጨረስኩኝ በኋላ። እንደገና አታጣባለሁ ከታጠብኩኝ በኋላ ልብሴ ፀጉሬን አስተካክላለሁ ፀጉሬን ካስተካከልኩ በኋላ ልብሴን እለብሳለሁ። ከዛ ደብተሮቼን እከታትና ወደ ትምህርት ቤት ትምህርት ባለኝ ሰዓት ወደ ትምህርት ቤት ትምህርት ከሌለኝ ደግሞ ወደ ስራ ቦታ እሄዳለሁ። ወደ ስራ ቦታ እሄዳለሁ ትምህርት ከሌለኝ ወደ ስራ ቦታ እሄዳለሁ። ትምህርት ካለኝ ደግሞ ወደ ትምህርት ቤት ነው የምሄደው ማለት ነው።

ማቅረቢያ ማድረግ ትችላለህ? ይላል ማቅረቢያ ማድረግ አወ እችላለሁ። ማለት ምን አይነት ማቅረቢያ ነው? ማቅረቢያ የምግብ ማቅረቢያ ከሆነ። ብቻየን በማቅረቢያ አቅርቤ መብላት ከፈለኩኝ ማቅረቢያ አቀርባለሁ። በማቅረቢያ እንጀራውን ቁርጥ ቁርጥ አድርጌ አንድ እንጀራ ሶስት ቦታ ወይ አራት ስድስት ቦታ። አድርጌ እቆርጠውና በስነ ስርዓት አዘጋጅቼ ማቅረቢያው ላይ አደርጋለሁ። ከዛ ወጤ በድስት ወጤ። ከድስት ወደ ወደ ወጥ የሚቀዳበትን እንትን የለም። ወደ እሱ እጨምራለሁ። አንድ ዝርግ ሰሃን እወስዳለሁ እዛ ላይ ምግቦቼን አድርጌ እበላለሁ። ማቅረቢያ ፓስተም ለማጥለል እየረዳና ነው። ይሄ ማቅረቢያ በቃ አሁን ለምሳሌ ምግብ ቤት ውስጥ ዳቦ ቁጭ አድርጎ ማቅረቢያውን በዳቦ ይሰጣሉ። የአመት በዓል ጊዜ በቃ በሀገሪቱ በማቅረቢያ ነው። እንጀራ ሚዘጋጀው ዳቦ ተደርድሮ ከዛ ለሰው ዳቦውን እና ዳቦውን እንዴት ይደረጋል? ዳቦወን ይወስዳል እንጀራም ከሆነ እንጀራም ይይዝ። ሳህን ወስዶ እንጀራ ይይዝ እና የተለያዩ ምግቦችን ይጨማምርበት እና ይበላል

ጽም ታቆያለህ? ይላል ወንዶች ብዙ ጊዜ ጽማቸዉን ያቆያሉ። እዚህ ጋር ፊታቸው ጋር ሙልት እስኪል ድረስ ጽማቸዉን ያቆያሉ። ከዛ ልክ ጺሙ ሲበዛ ደግሞ ይቀንሱታል ወይ ደግሞ ሙሉ ለሙሉ ይላጩታል። ከተላጩት ደጋግመህ ያድግላቸዋል ወይ ደግሞ እዛው ላይ በቃ በስነ ስርዓት መጠርዝ ክርክም አድርገው ልክ ፀጉራቸው ሲሰሩ ጺማቸውንም ይሰራሉ።

ስጦታ መስጠት ትወዳለህ ይላል። አዎ የተለያዩ ስጦታዎችን ለተለያዩ ሰዎች ልክ እንደየሰዎቹ መስጠት አለብኝ። ለምሳሌ ለሙስሊም ጓደኛዬ መስጠት ያለብኝ የቁርአንን መጽሐፍ እና የ ታይም የሶለት መስገጃ ምንጣፎችን ነው መስገድ መስጠት ያለብኝ ለሙስሊም ጓደኞቼ። ለኦርቶዶክስ ጓደኞቼ ደግሞ መጽሐፍ ቅዱስን መስጠት አለብኝ፣ መስቀል መስጠት አለብኝ። ነጠላ መስጠት አለብኝ። ለፕሮቴስታንት እህት ወንድሞቼ ደግሞ ለእነሱ ስጦታ መስጠት ያለብኝ እንደ መንፈሳዊ የእነሱ መጽሐፍ ቅዱስን እሰጣችኋለሁ። በቃ መጽሐፍ ቅዱስ ለእነሱ ህይወታቸው ስለሆነ ለእነሱ መጽሐፍ ቅዱስን እሰጣቸዋለሁ። በቃ ልክ እንደየ በየእምነታቸው ስጦታ ይሰጣል። ለምሳሌ አሻንጉሊት ትሰጣለህ፣ ስልክ ትሰጣለህ፣ በአቅምህ በቃ አቅም እንደቻለው ለምትወደው ሰው ለምትፈልገው ሰው ለኔ ነው የኔ ጓደኛ ነው ብለህ ለምታስበው ሰው ጊፍት ትሰጣለህ ማለት ነው። ማንም ይሁን ማንም በቃ ጊፍት ግዴታ ነው መስጠት ስለ ጓደኛ እስከሆነ

ጥያቄው ስንት ኢሜል ትልካለህ? ይላል? ወደ ተለያዩ ቦታዎች የተለያዩትን ኢሜል እልካለሁ የተለያዩ ኢሜል ልልክ እችላለሁ። ለምሳሌ አንድ ወደ አንድ ነገር ሪጅስተር ለማድረግ አንድ አፕ ላይ ሪጅስተር ለማድረግ ኢሜል እጠቀማለሁ ያለኝን ኢሜል ይጠቅመኛል ብዬ በዚህ ልግባ ብዬ አማርጬ በአንዱ እገባለሁ ማለት ነው። ሁለተኛ ኢሜል በቃ አንድ ኢሜል ነው መላከ ያለብኝ ግን አፖች ላይ ሪጀስተር ለማድረግ እንደነ ባይናንስ እንደነ ቢት ጌት ላይ ሪጀስተር እንደነ ቢዮኔት ላይ ሪጀስተር ለማድረግ። በቃ አንድ ኢሜል ወይም ሁለት ኢሜል ማስገባት ያለብን የምንልከው ኢሜል ማለት ነው። እና እንደሚያስፈልገን እንደሚያስፈልገን ቦታ ነው ኢሜላችንን መላክ ያለብን።

የባህል ልብስ ትለብሳለህ? ይላል። አዎ የባህል ልብስ እለብሳለሁ የተለያዩ የባህል ልብሶችን እለብሳቸዋለሁ። ለምሳሌ የጥምቀት ቀን ይለበሳል የገና ቀን ይለበሳል። የሰርግ ቀን ይለበሳል። የመልስ ቀን ይለበሳል። የ ገና፣ የጥምቀት፣ የፋሲካ የዘመን መለወጫ እለት አልባሳትን እንለብሳለን። የተለያዩ ልብሶችን እንላብሳቸዋለን ማለት ነው። ሰርግም ሲሆን እንለብሳለን። ክርስትና ሲሆን የባህል ልብስ ነው የምንለብሰው ለክርስትናው ማለት ነው። እና በቃ እኛ በእምነታችን ብዙ ጊዜ ባህላዊ ልብስ የምንለብስበት ጊዜ አለ። ሰርግ ሲኖር ክርስትና ሲኖር ባህላዊ ልብስ ነው የምንለብሰው። መልስም ሲኖር የምንለብሰው ባህላዊ ልብስ ነው።

መዝገቦችን ታስቀምጣለህ? አዎ መዝገቦቼን አስቀምጣለሁ። ምክንያቱም ስለሚያስፈልጉኝ። በሚያስፈልጉኝ ጊዜ ደግሞ አውጥቼ ለማየት። መዝገቦች ያስፈልጉኛል። እና በሚ ማለት እዛ ውስጥ ያለውን ሰነድ እዛ ውስጥ ያለውን ነገር በምፈልግበት ሰዓት። አውጥቼ ለማየት ይረዳኛል

ከጎረቤቶቼ ጋር ጥሩ ግንኙነት አለ ወይ? ይላል አዎ። ሲጀመር ጎረቤትና ጎረቤት ሆኖ ጥሩ ግንኙነት ከሌለን ጥሩ አይመጣም። አሁን ለምሳሌ በደስታ ጊዜ ጎረቤቶቻችን ይደርሳሉ። ሀዘን ችግር ባጋጠመን ጊዜ ጎረቤቶቻችን ይደርሳሉ። ስለዚህ ከጎረቤቶቻችን ጋር ተስማምተን ተከባብረን መኖር አለብን። እኛ የእነሱን ችግር እንፈታለን። እነሱ የእኛን ችግር ይፈቱን ይፈቱልናልና ጎረቤት ለሰው ልጅ በጣም ወሳኝ ነው። ከጎረቤት ጋር ተገብቶ መኖር አሪፍ ነው።

መተግበሪያዎችን ታወርዳለህ ይላል? አዎ የተለያዩ መተግበሪያዎች አሉኝ እንዳለ መተግበሪያዎቹን አወርዳለሁ አሁን ለምሳሌ ቴሌግራም አወርዳለሁ ቴሌግራም አንዱ መተግበሪያ ነው። ኢንስታግራም አወርዳለሁ ኢንስታግራም አንድ መተግበሪያ ነው። ቲክቶክ አወርዳለሁ ቲክቶክ አንድ መተግበሪያ ነው። ዋትሳፕ አወርዳለሁ ዋትሳፕ አንድ መተግበሪያ ነው ጂጄ አወርዳለሁ ጂጄ አንድ መተግበሪያ ነው። እንዳለ አሉ የተባሉትን ዶብሊንጎ አንዱ መተግበሪያ ነው ቋንቋ እማርበታለሁ። የተለያዩ ማንዳሪን ላንጉጅ አለ ፍሬንች ቻይኒዝ ኢንግሊሽ አለ። ጃፓኒስ የተለያዩ ቋንቋዎች ስላሉ እሱን እማርበታለሁ

ስሜትህን በፊት ላይ ታሳያለህ ይላል? አዎ ሰው ነኝና የሰው ዘር ነኝና ስሜቴን በፊቴ ላይ አሳያለሁ። የተለያዩ ስሜት ነው አንድ ሰው ያለው እና ስሜቱን ደግሞ በፊቱ ያሳያል። አሁን ለምሳሌ መናደድ ስሜት ካለ ፊታችን ቅይር ይላል ወደ መናደድ ይቀየራል። የደስታ ስሜት ካለ ደግሞ ፊታችን በቃ ይፋታል ፈገግ ይላል ጥርሳችን እንከፍታለን አይናችንን ፈገግ እናደርገዋለን። የሀዘን ስሜት ከሆነ ደግሞ ፊታችን ጭምድድ አድርገን ወይ ማልቀስ ወይ። የድብርት ስሜት ከሆነ ደግሞ ፊታችን አይፈታም ሀዘንም አይደለም ደስታም አይደለም። በቃ ምንም አይደለም ደብሮን ቁጭ እንላለን

ጫጫታ ታገኝበት ትችላለህ ይላል። አዎ ጫጫታ ላገኝበት እችላለሁ አሁን ለምሳሌ አሁን ባለውበት ሰዓት ራሱ ብዙ ጫጫታ አለ። ምክንያቱም ቅድም እንዳልኩኝ ሰፈራችን ትሬዲንግ ሴንተር ስለሆነ። ሻጭ አለ ገዢ አለ ጠጭ ያለ አጠጭ ያለ ሬስቶራንት አለ ክለብ አለ ሆቴል አለ ስለዚህ ጫጫታ ይኖራል። ፋሚሊ ውስጥ። ፋሚሊ ብዛት ካለህ የፋሚሊ ውስጥም ፋሚሊ ቤተሰብ ውስጥም ጫጫታ ይኖራል። በቃ ስዎች በሚበዙበት ቦታ ሲጀመር ጫጫታ አለ።

አዎ ስራዬን እወደዋለሁ ወድጄ ነው የገባሁት እና ስራዬን እወደዋለሁ። ስራዬን በአግባቡ ነው የምወደው። ስራዬን ካልወደድኩኝ ያልወደድኩትን ስራ መስራት የለብኝም ገንዘብ ለማግኘት ብቻ እስከሆነ ድረስ። አገኘው የተባለ ቦታ መግባት የለብኝም። ስራዬን በተማርኩት ሙያ በምወደው በተማርኩት ሙያ ነው ስራዬን። መግባት ያለብኝ እና ስራዬን

ሹራብ መስፋት አልችልም ግን የሚሰፉ ሰዎች አሉ። ስፌትን የተማሩ ሽራብ አሰፋፉን ነው ያውቃሉ። ነገር ግን የተበጠሰብኝን ሹራብ በመርፌ እሰፋዋለሁ የማለት ሹራብን መስፋት እችላለሁ ማለት ሊሆን ይችላል። ግን። በቃ በመርፌ እሰፋለሁ ማሽን ስፌትም ብማር በመርፌ መስፋት እችላለሁ ማለት ነው። እና ሁላችሁም ስፌትን ተለማመዱ የሚል

በስራ ስንት ጥሪ ታደርጋለህ በስራ የማደርገው ጥሪ አሁን በስራ ጉዳይ ከሆነ ብቻ የተወሰነ ሰዓት ጥሪ አደርጋለው። እንጂ በስራ ሰዓት የተለየ መጥፎ ነገር አላደርግም ስልክም ወሬም አላወራም። ብዙ ጥሪም አልጠራም ማለት ነው። ስለዚህ በስራ ሰዓት በቃ ለነገሮቹ እደሚያዋጥኝ እንደሚያዋጣኝ እንደ ሁኔታው እንዳመጣሁበት ነው። የምሸጠው

አዎ ልብሶቼ በስነ ስርዓት የተቀመጡ ናቸው። አሉ አዎ አሉ በስነ ስርዓት የተቀመጡ ልብስ አለኝ። ለምሳሌ የ እኔ አሁን አስተማሪ ብሆን የአስተማሪነት ጋውኔ ለብቻው ትጥጥፍ ተደርጎ ለብቻ ቁጭ ብሏል። ከዛ በየቀኑ የምለብሳቸውን ልብሶች ደግሞ አጥባቸውና ሲደርቁ ወደ ልብሴን በስነ ስርዓት ወደ አነጣጥፌ ቁጭ ወደማደርግበት ቦታ። ከታለው ስለዚህ በስነ ስርዓት የተቀመጡ ልብሶች

በቀን ምን ያህል ውሃ ትጠጣለህ? በቀን አንድ ሊትር ውሃ ልጠጣ እችላለሁ ሁለት ሊትር ውሃ ልጠጣ እችላለሁ ሶስት ሊትር ውሃ ልጠጣ እችላለሁ። በቀም በቃ እስከ አምስት ሊትር ውሃ እጠጣለሁ ምክንያቱም ውሃ ኩላሌቴን ያጣራልኛል። ሰውነቴ ውሃ ሲጠጣ። በቃ ፍክት ያለ ስሜት ደስ የሚል እርካታ ነው ያለው ስሜት ስለሚሰማኝ። እስከ ሶስት እስከ አራት እስከ አምስት በአንድ ቀን ይህን የሚያክል ውሃ እጠጣለሁ። እና በቃ ውሃ ለሰው ልጅ ወሳኝ ነው። ከሰባ አንድ ፐርሰንቱ የሰውነታችን አካል በውሃ የተሞላ ነው

የትንኝ መረብ ትጠቀማለህ ይላል ምን ማለት ነው? ትንኝን ለማጥመድ ነው የትንኝ መረብ የምጠቀመው። ትንኝ እኛ ሀገር እኛ ከተማ ስለለች ትንኝን አልጠቀምም። ስለዚህ የትንኝ መረብ የለኝም። ትንኝንም አልጠቀምም። እና ትንኝም የለችም። ያው በቃ ስለዚህ የትንኝ መረብ

ዝናብ ሲዘንብ ምን ታደርጋለህ? ዝናብ ሲዘንብ እጠለላለው ወይ ደግሞ ጥላ ይዤ ዝናብ ውስጥ መሄድ ወዳለብኝ ቦታ እሄዳለሁ ወይ ደግሞ እጠለላለው። ዝናብ ውስጥ ልተኛ እችላለሁ። ልብሴን ለ ደራርቤ ለብሼ ልተኛ እችላለሁ ቁጭ ልል እችላለሁ በዝናብ ሰዓት ፊልም ማየት ደስ ይለኛል ፊልም አያለሁ በዝናብ ሰዓት ትኩስ ትኩስ ነገር መውሰድ ደስ ይለኛል ሻዮችን እጠጣበ

ስለ ቤተሰብ ልንገርህ አባት አለኝ እናት አለኝ ሶስት ወንድም አለኝ ሶስት ታላላቅ ወንድም አለኝ አንዱ አግብቷል። አንዱ ወልዷል አንዱ ገና ተማሪ ነው። የዩኒቨርስቲ የአምስተኛ አመት ተማሪ ነው። እ አራት እህት አለችኝ አሉኝ አንደኛዋ ገና አስራ ሁለተኛ ክፍል ናት። አንደኛዋ የዩኒቨርሲቲ የሁለተኛ አመት ተማሪ ናት። አንደኛዋ ገና ሁለተኛ ክፍል ናት። አንደኛዋ ገና በቅርቡ የተወለደች ናት አንደኛዋ

የስራ ምኞቶች ምንድን ናቸው? እኔ አሁን የስራ ምኞቴ በጣም ሚሊየነር ሀብታም ሆኜ ኢንተርፕረነር ብሆን የራሴ የሆነ ነገር ቢኖረኝ የራሴ የሆነ ገንዘብ ቢኖረኝ። በቃ ገንዘብም ብሰራ ባለሀብት ብሆን ደስ ይለኛል። እና ወደፊት አሳካአለሁ የስራ ምኞቴ የራሴ የግሌ ስራ እንዲኖረኝ ነው የምፈልገው።

የሙዚቃ መሳሪያ መጫወት ትችላለህ ይላል እኔ የሙዚቃ መሳሪያ መጫወት አልችልም እኔም የ የዜማ መሳሪያ ነው የምትጫወት የምትችለው። ከዛ የዜማ መሳሪያ ውስጥ መሰንቆ ን ክራርና ዋሽንትና በገናን መደርደር በገናን መደርደር እችላለሁ ዋሽንተን እችላለሁ ክራርንም እችላለሁ ማሲንቆንም እችላለሁ ክራር ለመዝሙር ስለምንጠቀም በገናንም እግዚአብሔርን ስለምናመሰግንበት። በገና እነዚህን ሁላ ነገሮች የዜማ መሳሪያዎችን።

ምን ያህል ጊዜ ወደ ገበያ ትሄዳለህ? ይላል የተለያዩ ጊዜዎችን ወደ ገበያ ይሄዳል አሁን ለምሳሌ ጫማ ለመግዛት ወደ ገበያ እሄዳለሁ። የሚበሉ የሚጠጡ ነገሮችንም ለመግዛት ወደ ገበያ እሄዳለሁ። በቃ ብዙ ነገሮችን ለማድረግ ወደ ገበያ እሄዳለሁ። እና ብዙ ጊዜ ወደ ገበያ እሄዳለሁ። በቃ ልብሶች አሉ ጫማዎች አሉ። የሚበሉ ምግቦች አሉ። ጤፍን ለማስፈጨት ሁሉንም ለማድረግ ወደ ገበያ

ወደ ሱቅ ከመሄዴ በፊት ዝርዝር አልጽፍም ምክንያቱም ወደ ሱቅ ከመሄዴ በፊት ይነግሩኛል ፋሚሊ እሚፈልጉትን ነገር አሁን ትንሹ ብራዘር ብስኩት እፈልጋለሁ ካለ ትልቋ ደግሞ ጁስ እፈልጋለሁ ካለች እኔ ደግሞ ለስላሳ እፈልጋለሁ ካልኩኝ። መጻፍ አይጠበቅብኝም ሁላችንም የሚያስፈልገንን ነገር ስለማውቅ ያንን ሸምድጄ ሄጄ ነው። ከሱ እቃውን ገዝቼ የምመጣው እንጂ እቃውን ጽፌ ገና እስክሪብቶ አውጥቼ ደብተር አውጥቼ የምፈልገውን እቃ እጽፋለሁ ማለት እዚህ ጋር ትንሽ ይከብደኛል። እና እንደዛ አላደርግም

ማህበራዊ ሚዲያ ትጠቀማለህ? አዎ ኢንስታግራም እጠቀማለሁ ፌስቡክ እጠቀማለሁ ዋትሳፕ እጠቀማለሁ አሉ የተባሉ ማህበራዊ ሚዲያዎችን እጠቀማለሁ። ከነዛም ውስጥ ፌስቡክ እጠቀማለሁ። ቲክቶክ እጠቀማለሁ ኢንስታግራም እጠቀማለሁ ትሬድ እጠቀማለሁ። ባይናንስ እጠቀማለሁ ቢትኮይን እጠቀማለሁ ቢትጌት እነዚህ የገንዘብ ማውጫ ዋሌቶችን እንዳለ እጠቀማቸዋለሁ። በቃ እንዳለ አሉ የተባሉትን በሙሉ እጠቀማለሁ

አስተካክላለሁ አዎ የስራ ጊዜ ገዳብ አስተካክላለሁ አሁን ለምሳሌ አንድ ሰዓት ትወጪያለሽ ሳምራዊት ከተባልኩኝ የስራ ቦታዬ ለምን አንድ ሰዓት እወጣለሁ። አስራ አንድ ተኩል ነው። መውጣት ያለብኝ ህጉም እንደዛ ነው። የሚለው ብዬ ያንን የሰአቱን ገደብ አስተካክላለሁ እና እንዲስተካከልም አደርጋለሁ። ስለዚህ የስራ ጊዜ ገደብን አስተካክላለሁ። በቃ ሰዓት በወጣለት ጊዜው በወጣለት ህግና ደንቡ በመራን መሰረት ነው። እንጂ መስራት ያለብን ሌላ ሰው አለቆቻችን አለቆቻችን የጣሉብንን የስራ ሰዓት አክብረን መስራት የለብንም

የወተት ተዋጽኦ ትወዳለህ ይላል? አወ የወተት ተዋጽኦ አወዳለው። ለምሳሌ ከወተት። ከወተት ተዋጾ እርጎን እወዳለሁ እርጎ በጣም እወዳለሁ እርጎ ሀይልን ይሰጠኛል ብርታትን ይሰጠኛል ጉልበትን ይሰጠኛል። ስለዚህ እርጎ እወዳለሁ። እርጎ ስጠጣ የሆነ የመለስለስ ባህሪ እርካታን ሰላምን ስለሚሰጠኝ እርጎ እወዳለሁ። ሁለተኛ አይብ እወዳለሁ አይብ ደግሞ በቅይ ወጥ አድርገን በሚያቃጥሉ ወጥ አድርገን አይብ በንጀራ አድርገን እንበላለን። አይብ እወዳለሁ ወተትንም እወዳለሁ ወተትንም እወዳለሁ። ምክንያቱም ወተት ጉልበት ሰጪ ስለሆነ

የምትወደው ከተማ የት? ነው ይላል የምወደው ከተማ የተለያዩ ከተማዎችን እወዳለሁ ለምሳሌ እኔ አዲስ አበባ እወዳለሁ ዋሽንግተን ዲሲ እወዳለሁ። ድሬዳዋ እወዳለሁ አዳማ ከተማ እወዳለሁ የተለያዩ ከተማዎችን እወዳቸዋለሁ። የተለያዩ አሉ አሉ እየተባሉ ከተሞች ስሏሉ እነዛን ከተሞች እወዳለሁ እነዛን ከተሞች ደግሞ ሄጄ ብጎበኛቸው አሪፍ ነው የሚል ሀሳብ አለኝ። እና አንድ ቀን ቅዱስ አምላካችን ቅዱስ እግዚአብሔር ሲፈቅድልኝ አንድ ቀን ያንን ቦታ ሄጄ እጎበኛለሁ ማለት ነው

ብዙ ህዝብ ብዙ ህዝብ ባለበት መካከል መሆን ብዙ ህዝብ አሪፍ ነው ነገር ግን በጣም ብዙ ብዙ ከሚባሉ ብዙ እና መጨናነቅ ባለበት ቦታ መሆን አልፈልግም እንደዛ ከጭንቅንቅ የበዛበት ቦታ ከመሆን ለብቻዬ ብቻዬን ብሆን አሪፍ አማራጭ ነው። ብዬ ነው የማስበው እሱ ለኔ በጣም አሪፍ ነው አሪፍ ቦታ ነው። እና በቃ ብዙ ህዝብ ባለበት ቦታ ከመሆንህ ይልቅ ሊሚትድ የሆነ ህዝብ የሚኖርበት ቦታ ቢኖር ተመር

በብእር መጻፍ አልችልም በብእር መጻፍ የሚችሉት የድሮ አባቶቻችን ናቸው። የድሮ እናቶቻችን ናቸው። በብእር መጻፍ የሚችሉት ነገር ግን እኛ ያሁኑ ትውልዶች መጻፍ የምንችለው በእርሳስና በእስክብሪቶ ነው። ስለዚህ እኔ በእርሳስ ነገሮችን ሁሉ ነገሮችን ትምህርታዊ የሆኑ ነገሮችን ትምህርታዊ ያልሆኑ ነገሮችን እሚጻፉትን በሙሉ በእርሳስ እጽፋለሁ

አዳዲስ የስራ ግንኙነቶችን ትፈጥራለህ ይላል አዎ አዳዲስ የስራ ግንኙነቶችን እፈጥራለሁ ይህም ማለት በቃ ጥሩ ጥሩ የስራ ግንኙነቶችን እንዲኖሩኝ አደርጋለሁ። ይህ ማለት ደግሞ አዳዲስ የስራ ግንኙነቶች እንዲኖሩኝ አደርጋለሁ። ስለዚህ አዳዲስ የስራ ግንኙነቶችን እንዲኖረኝ አደርጋለሁ። የምን ይህንንም የማደርገው ደግሞ በተለያዩ መንገዶችን ነው ሰውና ሰውን በማስተዋወቅ ሰውን ስራ ለማስተዋወቅ በተለያየ መንገድ በቃ ሁሉንም ነገር እሰራለው።

ከስራ ሰዓት በኋላ ትሰራለህ? አዎ ከስራ ሰዓት በኋላ እሰራለሁ። ምክንያቱም ልምድ እንዲኖረኝ እውቀት እንዲኖረኝ ከስራ ሰዓት በኋላ እሰራለሁ። ይሄም ማለት የተለያዩ ነገሮችን ከስራ ሰዓት በኋላ አደርጋለሁ ወይ ደግሞ ያንን ስራ ኦቨር ታይም እሰራለሁ። ወይ ደግሞ ሌላ ተጨማሪ ስራ እሰራለሁ። ሌላ ተጨማሪ ስራ ከሰራሁ ደግሞ ሌላ ገቢ አገኛለሁ ማለት ነው። ስለዚህ እኔ

አዎ መስኮቴን ክፍት እተዋለው አሁን ለምሳሌ በመኪና ብሄድ ያንን መስኮት ክፍት አደርጋለው ለምን መሰለህ ያንን መስኮት ክፍት የማደርገው እኔ እራሴን ያመኛል መኪና ውስጥ ስቀመጥ ያቅለሸልሸኛል ሊያስመልሰኝ እራሱ ይችላል። ስለዚ መስኮት ክፍት አደርግና መስኮት ክፍት አድርጌ ንፋስ እንዲገባ አድርጌ እንደዛ በእንደዛ አይነት መልኩ እሄዳለሁ ማለት ነው። በእንደዛ አይነት መልኩ መኪና ውስጥ ተቀምጬ ከአንዱ ቦታ ወደ አንዱ ቦታ እጓዝበታለሁ።